ሌሎችን ማበረታታት እችላለሁ። ምክንያቱም ሌሎችን ማበረታታት ለምናበረታታው ሰው ተስፋን ተነሳሽነትን እንዲሁም ደስታን የሚፈጥር በተጨማሪም ለወደፊት ተግቶ የተሻለ አቅሙን አውጥቶ እንዲጠቀም ማድረግ ስለሚችል ሁልጊዜም ሰውን ማበረታታት እወዳለሁ። ምን አልባት ያገኘሁት ደካማ ጎን ካለ። በአክብሮት ከማሳየትና ከመንገር በተጨማሪ ሌሎችን ማበረታታት እኔ እችላለሁ እንዲሁም ደግሞ ሌሎችንም አነሳሳለው። ምክንያቱም ሰውን ማበረታታት ሌሎችን ማበረታታት ውጤታማና ስኬታማ መንገድ ነው። በሰዎች የሚያሳድረው አእምሮአዊ ስነልቦናዊና ብሎም አካላዊ ጥንካሬ። ለኔም በአካባቢም እንዲሁም ጥሩ መስተጋብርና ግንኙነት ለመፍጠርም እጅግ ወሳኝ ነው። ብዬ ስለማምን ሁልጊዜም ሌሎችን ማበረታታት እወዳለሁ። እንዲሁም ሌሎች ሌሎችን ሌሎች ሰዎች ማለት ነው። ሌሎችን እንዲያበረታቱ ሁልጊዜም በጣም ተፈላጊ። እንዲሁም ደስታን የሚፈጥር በመሆኑ አንዲሁም ደግሞ ለተሻለ የራስ መተማመን የሚያግዝ በመሆኑ ይሄንን አጥብቄ የማምንበት ጉዳይ በመሆኑ። ሁል ጊዜ ሰዎችን አበረታታለው። እኔም ይህንን ለማድረግ እበረታታለው የበለጠ

ቤቴን በቀን ቢያንስ ሁለት ጊዜ ያህል አጸዳለሁ ምክንያቱም ሳሎኑ ሰፊና ሌሎች ልጆችም ስላሉ ወለሉ በቤት እንስሳት ለምሳሌ ድመትን እና ውሻን በመሳሰሉ አንዳንድ ጊዜ የመቆሸሽ ባህሪ አለው በተጨማሪም ልጆችም ሳሎኑን ጨምሮ ሌሎች የመኝታ ክፍሎቼን፣ እንዲሁም በረንዳውን ጨምሮ ሊያበላሹት ስለሚችሉ ቤቱ ሁል ጊዜ ጽዱ ሆኖ መመልከት አእምሮዬንና መንፈሴን የሚያረካ ሆኖ ስለማገኘው፣ ቢያንስ ሁለት ጊዜ አጸዳለሁ። እኔ እንኳን ቢያንስ ባልኖር በባለቤቴ እና እንዲሁም በሰራተኞቼ በኩል እንዲጸዳ አደርጋለሁ።

አዎ ድንጋይ ስብስብ አደርጋለሁ። ምክንያቱም ድንጋይ በተዘረከረከ ሁኔታ ከተቀመጠ አንደኛ በእኛ ሀገር አካባቢ በተለይ መንገድ ሊዘጋ ሁለተኛ ደግሞ የመንገዱን ሁኔታ ወይንም ይሄ ገጽታ ሊያበላሽ ስለሚችል መሰብሰብን እመርጣለሁ። በተጨማሪ ደግሞ ድንጋይን ሰብሰብ አድርጎ በማስቀመጥ የተወሰነ ቦታ እንደ መተላለፊያነትም እኛ አካባቢ በተለይ እንጠቀምበታለን። እንዲሁም ደግሞ የተሻለ ቅርጽ ለማስያዝ እና ራሱን ችሎ ያማረ አንድ ገጽታ እንዲፈጥር መሰብሰብን እመርጣለሁ።

አዎን በእንጨት እሳት ማብሰልን አውቃለሁ። ምክንያቱም ድሮ ከልጅነቴ ጀምሮ ያደግኩት በ ገጠሩ ክፍል በመሆኑ የነበርኩበት አካባቢ ለሀይል ወይንም ምግብን ለማብሰል በአብዛኛው የምንጠቀመው እንጨት በመሆኑ ምግብን በእንጨት የማብሰል ከፍተኛ የሆነ ወይንም ረዘም ያለ ጊዜ ልምድ አለኝ። ስለሆነም የአካባቢያችን ሰው ጨምሮ የኛም ቤተሰብ እንዲሁም የነበርኩበት የትውልድ ከተማዬ ሰው ጭምር በእንጨት እሳት ማብሰልን እናውቅበታለን።